ታሪክ መናገር ወይም ደግሞ ታሪክ ለልጆች መንገር በጣም ነው የምወደው። ከልጅነቴ ጀምሬ ታሪክን ለተለያዩ ህፃናቶች ከእኔ አነስ አነስ ለሚሉ ህፃናቶች ታሪክን ስናገር ነበር። በተለይ ደግሞ በእኛ ሀገር በተለያዩ ታሪኮች ያላት ሀገር ከመሆኗ የተነሳ፤ በሃይለ ስላሴ ምን ተሰራ የሚል ታሪክ ካነበብኩ በኋላ ለሌሎች እናገራለሁ። በደርግ ምን ተሰራ ከሚል ነገር ታሪክ ካነበብኩ በኋላ በኢህአዴግም ምን ተሰራ የሚል ነገር ካነበብኩ በኋላ ለልጆች እናገራልሁ። ከዚህም በበለጠ ደግሞ ከትላልቆቼ ታሪክን መስማት በጣም ነው የምወደው። ትልቅ አዛውንቶች ታሪክ ሲናገሩ ዝም ብዬ ጸጥ ብዬ ከሰማሁ በኋላ ወይም እስኪብርቶ ይዤ ከመዘገብኩ በኋላ ከዛ ለማያቅ ሰው ታሪክን አስተላልፋለሁ። በትልቅ ሰዎች ወይም ደግሞ እነሱ ለማያውቁት እኔ የማውቀውን ነገር ታሪክ የተለያዩ ታሪኮችን እናገራለሁ ወይም አስተላልፋለሁ።

የክላውድ ማቀማጫ ወይም ደግሞ የክላውድ ማጠራቀሚያ በጣም ነው የምትጠቀመው። ለኔ የክላውድ ማጠራቀሚያ በጣም ጠቃሚ የሆነ ቴክኖሎጂ ነው። የክላውድ ማጠራቀሚያ ማለት ፋይሎችን፣ ፎቶዎችን፣ ቪዲዮዎችን፣ እና ስነዶችን በኢንተርኔት ላይ ደህንነታቸው በተጠበቀ መልኩ ማስቀመጥ ማለት ነው። ከሞባይል ወይም ኮምፒውተር መጥፋት ወይም ደግሞ መበላሸት ጋር ተያይዞ ፋይሎችን እንዳይጠፉ ይረዳኛል። ከምጠቀማቸው የክላውድ አይነቶች መካከል ጎግል ድራይቭ ድሮፕ ቦክስ ዋን ድራይቭ ሜጋ ያሉ የተለያዩ የሰነድ መያዣዎችን ነው፣ እነዚህም ማከማቻዎች ሰነዶችን ለመቆጠብ ለማጋራት ለመማር እና ለስራ ፕሮጀክቶች ይጠቀማሉ። አንዱና ሌላው ትልቁ ጥቅም ደግሞ ደህንነት ነው፣ ፋይሎች በፓስዋርድ የተጠበቁ ስለሆኑ ሌሎች ሰዎች በቀላሉ መድረስ አይችሉም። እነዚህን የክላውድ ማከማቻዎች ደግሞ ለመጠቀም የሚያስፈልገው የጎግል ድራይቭ ወይም ደግሞ ኢሜል አካውንት ብቻ ነው፣ ያ ኢሜል አካውንት ካለኝ ከእነዚህ አፕሊኬሽኖች አንደኛውን ዳውንሎድ በማድረግ በኢሜል አካውንት አማካኝነት መጀመሪያ እከፍታለሁ ከዚያ በኋላ የምፈልገውን ፋይል ማጠራቀም ወይም ደግሞ ማከማቸት ብቻ ነው ስራው። ወይ ደግሞ ሌሎችን አፕሊኬሽን መልክ ካወረድኩ በኋላ በኢሜሌ ከፍቼ እነዚህን የጎግል ድራውቮች ማጠራቀሚያ መጠቀም የተለያዩ ፋይሎችን ማስቀመጥ ነው። ሞባይሌ ድንገት ቢሰረቅ እንኳን እነሱን የተለያየ ቦታ ሆኜ አክሰስ ማድረግ ስለምችል እነዚህን ማጠራቀሚያዎች በመጠቀም የተለያዩ ሰነዶችን አጠራቅማለሁ።

ሽማግሌዎች በእኛ በማህበረሰብ ውስጥ እጅግ አስፈላጊና ክቡር የሆኑ ሰዎች ናቸው። እነርሱ የህይወት ልምድ እውቀትና ጥበብ ያላቸው ሲሆኑ ለትውልዳችን መመሪያና ምክር የሚሰጡ ሰዎች ናቸው። ስለዚህ ሽማግሌዎችን ማክበር የባህላችን አንድ አስፈላጊ ክፍል ስ ነው። እኔም በልዩ መንገድ አከብራቸዋለሁ። መጀመሪያ ሽማግሌዎች በአክብሮትና በትህትና አና ግራቸዋለሁ ሲናገሩ አላቋርጣቸውም ቃላታቸውንም በጥሞና እሰማለሁ። አክብሮት መስጠት ለእነሱ ያለኝን ከፍተኛ ክብር ያሳያል። በሁለተኛ ደረጃ ምክራቸውንና ልምዳቸውንም እቀበላለሁ። ሽማግሌዎች ብዙ አመታት የህይወት ተሞክሮ ውጣ ውረድ ስላላቸው ከእነርሱ የምማረው ነገር አለኝ። የሚሰጡኝንም ክብር በክብር እቀበላለሁ። እና በህይወቴ ውስጥ ለመተግበርም እሞክራለሁ። በተግባር እርዳታ የተለያዩ እርዳታዎችን እሰጣቸዋለሁ። ከባድ ነገሮችን ሲሸከሙ ያንን ነገር በመቀበል እሸከምላቸዋለሁ ሲያማቸው አሳክማቸዋለሁ። ወይም ደግሞ በተለያዩ መንገድ ሲሄዱ አብሬ አግዛቸዋለሁ አብሬያቸው እሄዳለሁ

መጽሐፍ አነባለሁኝ። ነገር ግን ያው በሳምንት አንድ መጽሐፍም ላነብ እችላለሁ። ወይም ደግሞ በሳምንትም ሶስት መጽሐፎችም ላነብ እችላለሁ። የማነባቸው መጽሐፍቶች እንደ ተወዳጅነታቸው ወይም ደግሞ እንደ ታሪኩ ደስ ካለኝ፣ አንድ መጽሐፍ በቀን ሁሉ ላነብ እችላለሁ። ታሪኩ በጣም በተደጋጋሚ ወይም ደግሞ ቀጣይነት ያለው ታሪክ እና በጣም የሚያጓጓዋ ታሪክ ከሆነ በቀን አንድ መጽሐፍ ላነብ እችላለው። ነገር ግን ደግሞ ታሪኩ ዝም ብሎና ያን ያክል ብዙን አስፈላጊ ካልሆነ በሳምንት ሁለት መጽሐፍቶችን አነባለሁ። ወይም መጽሐፍቱን እምጨርሰው ሳምንቱ መጨረሻ አካባቢ ነው ማለት ነው። ብዙ ጊዜ የልብ ወለድ መጽሐፍቶችን ነው ማነበው። የልብ ወለድ መጽሐፍቶች ታሪካቸው አጓጊ ስለሆነ ለረጅም ሰዓት የማንበብ ልምድ አለኝ። ፍቅር እስከ መቃብርና መሰል የሆኑ ታሪኮችን አንብቤያለሁ። ነገር ግን ታሪካቸው አጓጊ ያልሆኑ ደግሞ የሳይኮሎጂ መጽሐፍቶችንም አንዳንድ ጊዜ አነባለሁ። እነዚህ የሳይኮሎጂ መጽሐፍቶች ቀስ እያልኩና ብዙውን ነገር በራሴ ህይወት ላይ ለመተግበር ስለምፈልግ እነዚህን መጽሐፍቶች በሳምንት ሶስት ቀን ወይም ደግሞ ሁለት ቀን አነባለሁ። ሌሎች ደግሞ የትምህርት መጽሐፍቶችም አሉ። የትምህርት መጽሐፍቶችንም በቀን ሁለት ቀን በቀን ሁለት ጊዜ ምናምን አነባለው።

በቤቴ ውስጥ የተለያዩ የቤት እቃ አይነቶች አሉ። ለምሳሌ ውሃ ለመጠጣት የምትጠቀምባቸው የተለያዩ ብርጭቆዎች ምግብ ለመብላት የምንጠቀምባቸው የተለያዩ የምግብ ሰርቪሶች፣ ምግብ ለማብሰያ የምትጠቀምባቸው ደግሞ የተለያዩ ስቶቮች አሉ። ከዚህም በተጨማሪ ደግሞ ለመቀመጫነት የምቀመጥባቸው የተለያዩ ወንበሮች፣ ምግብ ለማቅረብ የምትጠቀምባቸው የተለያዩ ጠረጴዛ ዎች እንዲሁም ደግሞ ለመተኛት የምትጠቀምበት ፍራሽ፣ ሶፋዎች አልጋዎች እና የተለያዩ የቤት እቃዎች አሉኝ። የነዚህን የቤት እቃዎች ብዙ ጊዜ እጠቀምባቸዋለሁ። በተለይ የውሃ ብርጭቆዎቹን ከተጠቀምኩ በኋላ በቀን አንድ ጊዜ ይታጠባሉ። በቀጣዩ ቀን ደግሞ ሌላ ያልታጠበ ብርጭቆ በማውጣት እጠቀማለሁ። ከዛ ደግሞ በሶስተኛው ቀን ያ ያልታጠበ ብርጭቆ ካለቀ እነዛኞችን ብርጭቆዎች በማውጣት እጠቀማለሁ። የቤቴን ጠረጴዛዎች ብዙ ጊዜ አጸዳቸዋለሁ። ነገር ግን ብዙም ስለማይቆሽሹ የቤት ጠረጴዛዎችን በሳምንት አንድ ቀን ብቻ ነው የሚመጸዳቸው። እና የቤቴ የተለያዩ ቡፌዎችም አሉኝ። ሁለት ቡፌዎች አንድ ለሳሎን እና አንድ ደግሞ ለውስጥ ላይ ለሚሰራበት ቡፌ አለኝ። በቡፌ ውስጥ የተለያዩ ሳህኖች እና የተለያዩ ብርጭቆዎች ተደርድረው ይገኛሉ። እና ደግሞ ሌላ ተጨማሪ የተለያዩ ሳህኖችም አሉኝ። እነዛን ሳህኖች ምግብ ከበላሁ በኋላ አጥባቸዋለሁ። ቴሌቪዥኔንም በሳምንት ሁለት ቀን እወለውለዋለሁ። ሁለት ቴሌቪዥን ነው ያለኝ አንድ ለሳሎን እና አንድ ለመኝታ ቤት። ሁለት ቴሌቪዥኖች አሉኝ።